በጠዋት በምን በስራ ምን ትሰራለህ? ምን ታደርጋለህ? ጠዋት በስራ ማደርገው ያው ለቀን ሙሉ ውሎ የሚሆኑ ስራዎች። ማሽኖች ግቦችን ማለት ነው ወይም እቃዎችን ምን እያንዳንዱን መስሪያ እቃዎች ምንድነው አዘጋጃለሁ ማለት ነው። ማለት እያንዳንዱ እቃ በሰዐት ይፈለጋል በሰዐት ያስፈልጋል እነሱን አቀርባለው ማለት ነው እነሱን ማቅረብ ነው ዋና አላማው። ስራውን እየሰራን እያለ ስራውም እንዳይቆራረጥ ማለት ነው እንዳይስተጓጎል እዛ ተስተጓጎለ ማለት ደግሞ ስራው። በፈለገለትና በተፈለገበትና በተያዘለት አላማና እቅድ አይሄድም ማለት ነው። ቀኑን ሙሉ ጠዋትም በስራ ሰዓት አንዴ ይሄንን መር ሁለት ደግሞ ጠዋት እንደሚታውቀው። ጠዋት በስራ ምን ታደርጋለህ ጠዋት ምን ስራ ላይ? በቃ ቁርስ ምናምን እመገባለሁ። ከዛ በኋላ በቃ ቀጥታ ምን እላለው ማለት ነው ወደ ስራ ሄዳለው ማለት ነው። ወደ ስራ እስከምሄድ ድረስ ግን አሁን ለምሳሌ ምን አደርጋለው ማለት ነው። ቁርስ መግባለው ቁርስ ካልበሉ ቁርስ እንዲበሉ አደርጋለሁ ምኖች ሰራተኞች ሊሆኑ ይችላሉ ጓደኞች ሊሆኑ ይችላሉ ማለት ነው።

በዓል ትወዳለህ የፋሲ በዓል ትወዳለህ እንዴት የፋሲ በዓል ትወዳለህ የፋሲ በዓል የምወድበት ምክንያት በቃ በጣም ብዙ የጾም ወቅት አለ? ስንት ማለት ሃምሳ አምስት አካባቢ ድረስ የጾም ወቅት አለ። እና ያን የጸው ወቅት አልፈህ ለፋሲካ ለፍስኩ ደረስክ ማለት እጅግ ምነኛ መታደል እንዴት ምነኛ መታደል ነው። ምክንያቱም እንደምታውቀው በዛ ጾም ማለት ብዙ ትዕስትን ብዙ ነገር የሚሰራበት ከመሆኑ እኮ ነው። ማለት በዚህ በአለማዊ ህይወት። በቃ ሰዎችን የምንረዳበት የኛ የስጋዊ ፍላጎት የምንልበትን ደግሞ የምናሳካበት። አሁንም እንዲሁም በቃ በእምነታዊ በእምነት ውስጥ ብዙ ቀኖናዎችንን የምንቀበርበት ወቅት ከመሆኑ የማኳያ እሱ በጣም እጅግ ያስደስተኛል። እኔ እንዴት ያስደስተኛል መርዘሙ ብቻ ምክንያቱም ከዛ በኋላ ይሄን ያህል ያለ ሃምሳ ቀን ሙሉ በቃ በብዙ ምክንያት እንደሚታውቀው። ጫና አልፎ ሰው ለዛ ነገር ሲደርስ በጣም ያደርስኛል ማለት ነው። ለዛ ነው ፋሲካ ነው የሚባለው በዓለ አምሳ

ሌሎችን መርዳት ትወዳለህ? አዎ እወዳለሁ። ምክንያቱም ሰው መሆን ብቻ ምንድነው ማለት ነው በቂ ነው ማለት ነው። ሌላ ነገር አይኑር። ምክንያቱም ያለው በገንዘቡ የሌለው በጉልበቱ የሚችለው ደግሞ በእውቀቱ በነዚህ በሶስቱ ነገር ሰዎችን ከረዳናቸው። በቃ ምን ይላሉ ማለት የተሻለ ነገር መሆን ይችላል። ተኛ ቢችሉ ልክ እንደኛ ልክ እንደ ጤናማ ከሆነ ሰው ጋራ። ደግሞ በራሳችን ችለው እንዲኖሩ ማድረግ ቢቻል ይሄ ነገር ተቻለ ማለት። አንድ በቃ ምንም በቃ ይሄን እንደምታወቀው መሬት ላይ ምንም የሚቸገር ሰው የለም ማለት ሁሉም ሰው እየሰራ ነው ማለት። ፈጣሪም ራሱ በቃ ምክንያቱም ሰዎች በሚሰሩ ስራ ፈጣሪ እኛ ፍቅርና መተሳሰብና አንድነት ካለን በቃ እሱ ከእኛ አይለይም ማለት ነው። ምክንያቱም የማይለይበት ምክንያት ፍቅርና እናንተ ፍቅር ከሆናችሁ እኔም እመጣለው ማለት ነው። የተቸገረውን ደካማዎቹን ከረዳን። በቃ እነሱ እኛ የእነሱን ስሜት እነሱን የእኛ አይነት ስሜት ምናምን አርገን ከረዳናቸው ከዚህ በኋላ ምን ይፋል ይፈልጋል ማለት ነው። እና ደካሞችን መርዳት እወዳለሁ መርዳት

ዳቦ ማብሰል ትችላለህ? አዎ፣ እችላለሁ። እንዴት ትችላለህ ዳቦ ማብሰል ዳቦ ማብሰል ቢባል። መጀመሪያ ቀጥታ ምጣዱ ይጣዳል ወይም የኤሌክትሪክ ምጥጭ ይጣዳል መሆን ይጣዳል የበባላዊ እንደምታውቁም ምጣድ ይባላል። እንደ ኢትዮጵያዊ የምትጠቀሙት አብዛኛው እሱማኦልሞስት ዘጠና ፐርሰንት የሚሆን የሚጠቅምልኝ ነው የምጣን የሚባለው በእንጨት ማለት ነው። እና እሱን ዳቦ ዛሬ ቀጥታ ይደረጋል ይደፍል ዳቦ ደፋ ይበላል ከዳቦ ደፋ በኋላ እዛ እሳት ይደድብታል እሳት ከነደደበት በኋላ። ልክ ልቀጥታ እንደ ተጋግረህ የኔ ሰዓት ይነድድበታል እንጨት ይነዳል ተሰናድድቧል በሌላ በአመቱ ለባህር ድርብ በጣም እንዲህ በስነ አሪፍ እንደሆነ ከተፈለክ ዳቦ ማለት ነው። ያይት ደፉ ከዛ በኋላ እለት ደቂቃ ደግሞ አይንን አይንድብህም። አለ ከዛ በኋላ ደግሞ እንደገና እንደገና ይሄ ደቂቃ በኋላ ነው እንደው ካልነደበት በኋላ ደግሞ ይላል ይገራብጠው ይገራብጠው በኋላ ይሄን ይላል እንደዛ አድርጎ ሰዓት ዳቦ ይበስላል ይመስላል። ቅድመ መቼ? ይወጣል ማለት ነው።

የምትወደው መተግበርያ ምንድነው ከተባለ ምንድነው? ምትወደው መተግበርያ ምንድነው ቴሌግራም ቴሌግራም ማለት መተግበርያ ማለት ነው ቴሌግራም። አንድ መረጃ ከላኪ ወደ ተቀባይ በቀላሉ ያስተላልፋል። በቀላሉ ማለት እኔ ፈጣን ነው። ብዙ ያን ያህል የ ዋይፋይ እና የዳታ እንትን አክሰስ። የራሳ እንትን ሀይል ብዙም ማለት ነው የማይጠይቅ ማለት ነው። አይ አልጠየቀም ማለት በቃ በቀላሉ በቶሎ በአንዴ ይነግረኝ ይገናኝና። ቶሎ መረጃን ለማቀበል ስለሚመች ያመች ዘንድ ነው። ከዛ በኋላ ልላወጣው ልላወጣው በቀላሉ ማለት ነው። ምክንያቱም በቅደም ተከተል ማለት ነው። የሚልከው ቃሉን ማን ደራከው ያን ላስገባው እዛ ጋር በግል ሰው ወይ ስር እንኳን አስቀምጣለሁ። ወይ ደግሞ ቲቪ ያለከው ቀጥታ እየተ እንትን ያህል። ትሆናለህ ከሆነ ቀጥታ እያንስተህ ያወጣል ስሙ በቃ ቀላ ነው ብዬ አምናለሁ

በቃ ስንት ሰዓት ስልክ ትጠቀማለህ? በቃ የምጠቀመው ስልክ በቃ አስራ ስድስት ሰዓት አስራ ስምንት ሰዓት እጠቀማለህ በማንኛውም ሰዓት ነው። የምጠቀመው እኛ ካለ ስልክ ስልክ እንደምታውቁ ለተማሪ ህይወት ነው። ህይወት እንደምታውቁ ካለ ካልሰርኩ በመንገድ ሁሉም ነገር የሚመራ የሚሰራው የሚያነበው የቡድስ ስሮች የሚሰራው በስልኩ የሚያነበው በስልኩ ምክንያቱም ሁሉ ነገር የሚላክለት በስልኩ። እና ችግሩ በቅንብ ያርሳል ሰዓት የሚጠቅመን የሚለው ስልክ። ሁሉም ችግር ሁሉም ስራ የሚሰሩ በምን በስር እንደማን እንደ ተማሪ

የምትመኘው የእረፍት ጊዜ ምንድነው ካተባለ የምመኘው የእረፍት ጊዜ እረፍት ጊዜ የምመኘው ምንድነው በቃ መዝናናት ወደ ታሪካዊ ቦታዎች መሄድ ታሪካዊ ቦታዎች ስልህ ሙሉ ታሪካዊ እና ታሪካዊው ቦታዎች ታሪካዊው ቦታዎች ማለት አንደኛ ለኔ ምንድነው እነዛ ነገር ያዝናኑኛል ቫይረስንስን ይፈጥሩብኛል ማለት ነው። እና ወደ ደንብ የሚል አዎ አልጋ ነው ሁለተኛ ነው መዝናናት መዝናኛ ሲዝናኑ በቃ ከጓደኞቼ ጋርም እየተጫወትኩ ሊሆን ይችላል ከጓደኞቼ ጋር እየተጫወትኩ ቅድም እንደዚህ ቢሆን እንደዚህ ነው እያልን እንደዚህ እየተወያየን ችግሮችንም ካሉ በቀላሉ በቀላሉ እንፈታለን ማለት ነው።